ስነ ጥበብ እወዳለሁኝ እንደ አጠቃላይ ስነ ጥበብ ማለት እንግዲህ ብዙ ነገሮችን የምንገልጽበት ነገር ነው። በዚህ ምክንያት አጠቃላይ ስነ ጥበብ ማለት ብዙ ነገሮችን የሚያካትት ነገር ነው። በዚህ ምክንያት እንግዲህ ስነ ጥበብን እንደ አጠቃላይ እወዳለው ብዙ ነገሮችን የምንገልጽባቸው ነገሮች ናቸው። ሙዚቃ ስዕሎች እና ሌሎች ነገሮች እንደ አጠቃላይ ስነ ጥበብ ታውለው ሊገልጹ ይችላሉ። በእነዚህ ነገሮች ሰዎች ሀሳባቸውን ይገልጻሉ ምኞታቸውን መልካም ምኞታቸውን እንዲሁ የተለያዩ ነገሮችን ይገልጹበታል ማለት ነው። በዚህም ምክንያት ስነ ጥበብ አንደ አጠቃላይ እወዳለው ብዬ መናገር እችላለው።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

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር እናገራለሁ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጣል እህቶቼ ደስታቸውን ይጋሩናል። እናቃ እንሳል እናቃ እንሰራለን። እናቃንሳለን ስለ አዲስ ነገሮች እንነጋገራለን የቤተ ወሮዎችን ወሬዎችን እሰማለሁ አንዳንድ ጊዜ። እናፍቀኛለን ግን ድምፃቸውን መስማት ያስደስተኛል እዚያ ሁሉ ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልብ ውስጥ ናቸው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

በየሳምንቱ ቤተሰቤን እደውላለሁ ከቤት ትርቄ ስለምኖር እናገራለሁ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች። አባቴም መልስ ይሰጣል እህቶቼ ደስታቸውን ይጋሩናል እናሳቅን እናቀንሳለን ስለ አዲስ ነገሮች እንነጋገራለን። የቤት ወሮዎችን እሰማለሁ አንዳንድ ጊዜ ይናፈቀኛል ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ ግንኙነት በጣም አስፈላጊ ነው። ቤተሰብ ውስጥ ሁሌ በልቤ ውስጥ ናቸው።

ምሽት ላይ ቤተሰቡ አብረን እንበላለን ይሄ የእለቱ ምርጥ ጊዜ ነው። እናቴ በጣም እናቴ ጣፋጭ ምግብ ታዘጋጃለች እህቶች ረዳት ይሆናሉ ሁላችንም በዙሪያው ተቀምጠን እንነጋገረለን እያንዳንዱ የእለቱን ታሪክ። ይነግረናል አባቴ ይስቃል እናቴ ትከታተላለች። ወንድሜ አዲስ ነገሮችን እንናገራለን እኔም የእለቴን ልምድ አጋራለሁ። እንደዚህ አብረን መሆን እወዳለሁ ቤተሰብ የህይወት ማዕከል ነው። በየምሽቱ ይህንን እናደርጋለን።

የንግድ አውታር መረብ ዝግጅት ላይ ነበርኩ ብዙ ባለሙያወች ተሰብስበዋል አዳዲስ ሰዎችን መጠቆም እድል ነው። መጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራሴን አስተዋውቄለሁ ስለ ስራዬ ተናግሬለሁ ሌሎች ስለ እነሱ ነግረውኛል። የንግድ ካርዶችን ተለዋወጠን የሚገርም የሙያ አጋጣሚ ህይወቶች ሰማሁ። አንዳንዶች የሚመክር ሰጥተውኛል የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይህንን እድል አመሰግናለሁ። የስራው አውተ መረብ ለእድገት አስፈላጊ ነው።

ዛሬ የስልጠና ክፍለ ጊዜ አለ አዳዲስ አዲስ ሶፍትዌር መማር አለብን አሰልጣኞች እያሰረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ አጽፋለሁ በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው ጥያቄዎችን እጠይቃለሁ ባልደረቦችም እንዲሁ እየተማሩ ናቸው። እርስ በእርስ እንረዳዳለን የስልጠና ቁሳቁሶችን ይሰጡናል ይህ አዲስ የክላስ ስራ። አዲስ ክህሎት ለስራ ያግዛል። የሚቀጥለው ሳምንት መተግበር እንጀምራለን። ለውጥ። አንዳንድ ጊዜ ከባድ ነው ግን መላመድ አለብን። ቴክኖሎጂ ያለማቋረጥ ይለወጣል።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

የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው። ብዙ ነገሮች ማጠናቀቅ አለብኝ። ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ። አምሮየ ሁሌ እየሰራ ነው ትኩረት ማድረግ አለብኝ። የስልክ መልእክቶችን አላየሁም። ሁሉም ጊዜ ለስራ ነው። በልደሮችም እንዲህ ናቸው እርስ እንበረታታለን። ትንሽ ጊዜ ይቀረናል በደንብ መስራት አለብን። ስለ ጦጦች መኖር አይችሉም። ጊዜው ሲደርስ ፎይታ ይሰማኛል። ግን አሁን መታገል አለብኝ

ቡና ለኔ ልዩ ነገር ነው በየቀኑ ሶስት ጊዜ እጠጣለሁ የቡናው ሽታ ብቻውን ያስደስተኛል። በቤታችን ባለው ቡና እናዘጋጃለን በመጀመሪያ እናነሳዋለን ከዚያ እንፈጨዋለን ጀበና ጀበና ውስጥ እናፈላዋለን። ጓደኞቼ ሲመጡ አብረን እንጠጣለን ቡና መጠጣት እረፍት ማግኘት ነው የቡና ሽታ ቤቱ ሁሉ ይሞላል። ይሄን ጊዜ በጣም እወደዋለሁ ቡና ያለበት ቀን ጥሩ ነው። ያ እለት ተእለት ልምድ ነው። ያ የእለት ተእለት ልምድ ነው።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

ዛሬ ትራፊክ በጣም ይበዛል። ለሰአት ያህል አልተንቀሳቀስንም። መኪናዎች ረዣዥም ወረፋ ፈጥረዋል። ሁሉም እየጮኹ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች እያንዳንዱ ያንገራግራሉ። ሌሎች ሙዚቃ ያዳምጣሉ እኔ ውጭ እመለከታለሁ። ፀሀይ በጣም ታቃጥላለች ሙቀቱ ይበዛል። መዘግየቱ ያበሳጫል። ለስብሰባ ዘግይቼ እደርሳለሁ። መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻ ይንቀሳቀሳል።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

በስራ ለመጓዝ እየተዘጋጀሁ ነው። ሌላ ከተማ መሄድ አለብኝ። ጥቂት ቅናት እቆያለሁ፤ ስብሰባዎች ተያይዘዋል መዳረሻዬን ማረጋገጥ አለብኝ። ትኬቱ ተገዝቷል፤ ሆቴሉ ተይዟል፤ ሻንጣዬን ማሰባሰብ አለብኝ፤ የንግድ ልብሶች ማሸግ አለብኝ፤ ላፕቶፒየንም ማምጣት አለብኝ፤ የሰነዶች ቅጂዎችን አዘጋጅቻለሁ አውሮፕላን ውስጥ መስራት እችላለሁ። አዲስ ቦታ ለማየት እደሰታለሁ ግን ቤተሰቤን ናፍቃለሁ የንግድ ጉዞ አንዳንድ ጊዜ አድካሚ ነው ግን የስራ አካል ነው።

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ እየወሰደኝ ነው። ሁሌም እያወዳደርኩ እገኛለሁ ሌሎች ምን እያደረጉ እያየሁ የአእምሮ ጤና ላይ ይቆዳል መተግበሪያዎቹን ሰርዣለሁ። ለአንድ ወር መማከር እፈልጋለሁ የእውነተኛ ህይወት ግንኙነቶችን አተኩራለሁ። ከሰዎች ሰዎች ውጪ ጋር እነጋገራለሁ። መጽሐፍ ማንበብ እችላለሁ በአትክልት መስራት እችላለሁ። ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም።

ዛሬ ምሽት የፊልም ምሽት ነው ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችም አዘጋጃለሁ። ሁሉም። በሶፋ ላይ እንቀመጣለን መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስቀድሳለን። እናስቅዳለን አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን ምን እንደወደድን እናጋራለን። የፊልም ምሽት የመዝናኛ የጊዜ ነው። ከጓደኞቼ ጊዜ። ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል።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

በየቀኑ በአውቶውስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄዱ ናቸው አንዳንዶች እየተኛ ይጓዛሉ ሌሎች ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ከተማው እይታ ውብ ነው ህንፃዎችና ሰዎች አይ ያልፋሉ። አንዳንድ ጊዜ ትራፊክ ይበዛል መጠበቅ ያስፈልጋል ሹፌሩ ፈጣን ያሽከረክራል። ይሄ የእለት ተእለት ጉዞ ነው። ሰዓት ወስዶ ይወስዳል። ግን ለማሰብ ጊዜ ይሰጣል።

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ደረገጾችን እመለከታለሁ። ዋጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎችን እና መግለጫዎችን ይረዳሉ። ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ። ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ለምንድነው? ቴክኖሎጂ ህይወትን ቀላል ያደርጋል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

ከስራ በኋላ መራመድ እወዳለሁ አካሌ እንቅስቃሴ ያስፈልገዋል። በዙሪያ በአካባቢ በአካባቢው ዙሪያ አራምዳለሁ አየሩ በጣም ቀዝቃዛ ነው። ሰዎች እየተመለሱ ነው ልጆች እየተጫወቱ ናቸው። ወፎች ወደ ጎጃቸው ይሄ ያሉ ፀሀይ እየጠለቀች ነው። ሰማይ ቀይ እና ብሩትካናማ ይሆናል። ይህ የእረፍት ጊዜ ነው። አእምሮዬ ያረጋጋል ስለ ነገ ማሰብ ጀመርኩ። ደህንነት ይሰማኛል መራመድ ጤንነት ይሰጣል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

ሳምንት ውሃ እጥረት አለ በየቀኑ አይመጣም በቦታው ላይ መሙላት አለብን። ማለዳ ላይ ለሚመጣው ጊዜ እንጠብቃለን ጀሪካኖች እና ባልዲ ማዘጋጀት አለብን። ሁሉም ጎረቤታችሁ ይወጣሉ ረጅም መስመር ይፈጠራል መጠበቅ ያሰለቻል ግን ምርጫ የለውም። ውሃ ለህይወት አስፈላጊ ነው። መፍጠር እንችል ይሆናል ለማጠብና ለማብሰል እንጠቀማለን። በጥንቃቄ መጠቀም ያለብን ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ። ይህ ችግር ይፈታ ዘንድ። ተስፋ አደርጋለሁ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

የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው። እግሮችንና ትክሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምትን መከተል አለብን መምህሩ እንቅስቃሴዎችን ያሳያል እኛም እንደግም አለ። መጀመሪያ ከባድ ነበር አሁን እየተቻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን። ሁላችንም አብረን እንደምን እንደምን አለን በዓላችን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን። ዳንስ ደስታና ኩራት ነው። ይህ የኛ ማንነት ነው

መጽሐፍ ማንበብ የመውደው ተግባር ነው በየሳምንቱ አዳዲስ መጽሐፍ ትፈልጋለሁ። ታሪኮች አለም ይከፍታሉ ምናባዊ ቦታዎችን እጎበኛለሁ። አዳዲስ ነገሮችን እማራለሁ አንዳንድ መጽሐፍት። ያለቃሉ ሌሎች ያስቃሉ። ደራሲዎች ብልህ ናቸው ቃላቸው ልብ ይነኩታል። ምሽት ላይ ከመገናኘቴ በፊት አነባለሁ ቤተ መጽሐፍት መሄድ እወዳለሁ። መጽሐፎች ማንበብ። መጽሐፎች ጥበብ ይሰጣሉ የተለያዩ አስተሳሰቦችን እረዳለሁ ማንበብ አእምሮን ያድሳል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

የአፈጻጸም ግምገማዬ ዛሬ ነው ትንሽ ትጉ ይሰማኛል አለቃዬ ከእኔ ጋር ይቀመጣል ያለፉፍ ሰባት ወራትን እንገመግማለን። ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ? አዎንታዊ አስተያየት ተስፋ አደርጋለሁ ግን ተገን የሆኑ ነገሮች ሊኖሩ ይችላሉ። አመሰግናለሁ እናቀበላለሁ ግቦች ለሚቀጥለው ጊዜ እናዘጋጃለን የደሞዝ ጭማሪ ሊኖር ይችላል? ወይ ምናልባት አዲስ ሚናዎች ይሄ እድገት እድል ነው። ከእርሱ መማር እፈልጋለሁ ግልጽ ግንኙነት አስፈላጊ ነው። በስራዬ ለመሻሻል ቆርጫለሁ

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድረ ገጾችን እመለከታለሁ ዋጋዎችን አነጻጽራለሁ የደንበኛ የግምገማዎችንም አነባለሁ ፎቶዎች እና መግለጫዎች ይረዳሉ። ወደ ጋሪዬ እጨምራለሁ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው ቴክኖሎጂ ህይወትን ቀላል ያደርጋል።

ምሽት ላይ ዜና አመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ ሀገር ውስጥ እና የውጭ ዜና ይኖራሉ። አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎቹ አሳዛኝ ናቸው የአየር ሁኔታ መረጃም ይሰጣሉ። የስፖርት ውጤቶች እወዳለሁ ጋዜጠኞች መረጃ ያብራራ ያብራሩልናል። አንዳንድ ጊዜ ከቤተሰቡ ጋር እንወያያልን። ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል ሰላሳ ደቂቃ ያህል ይወስዳል። ከዚያ ለእረፍት ይሄዳል

ፀጉሬን ለመቆረጥ ጊዜ ደርሷል በየወሩ እሄዳለሁ መስተካከል ያስፈልገዋል የፀጉር አስተካካይ። አስተካካየ ጥሩ ናት ምን እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጣዋለች ከዚያ ትቆርጠዋለች። በመስታወት እመለከታለሁ በዙሪያው ሴቶች ሌሎች የታደሉ ናቸው። ሁላችንም እንነጋገራለን ስለ ህይወት እና ስራ እንወያያለን። የሳሎን ጊዜ ማረጋጋት ነው። ከዚያ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል።

የእንቅልፍ ልምዴ ጥሩ አይደለም ብዙን ጊዜ ዘግይቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ ከዚህ አለመነሳት ከባድ ይሆናል ማለዳ ላይ በጣም እደክማለሁ ቡናዬ ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ ግን እኔ ስድስት ያህል አል እተኛለሁ። በቂ አይደለም ስልኬ ማታም ፊት ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው ይህ መለወጥ ያስፈልጋል በእረፍት የተሻለ እሰራለሁ።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

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ቋጥራለች የማይክሮ ዌብ አሞቀዋለሁ። ወደ ዳሩ ቦታ ተቀምጫለሁ። ባለደርቦቼ አብረን እንበላለን ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠማቸው ነገሮች ይዘክራሉ ሌሎች ለቀልዶች ይነግራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ጊዜ ስላልባት አንድ ሰዓት አንድ ስላልባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው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

ከማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜ እየወሰደኝ ነው ሁል ጊዜ እያወዳደርኩ እገኛለሁ ሌሎች ምን እያደረጉ እያየሁ ይሄ አእምሮ ጤና ላይ ይጎዳል። መተግበሪያዎቹን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ። የእውነተኛ የህይወት ግንኙነቶችን አተኩራለሁ፤ ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለው፣ በአትክልት መስራት እችላለው፣ ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን የውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያው መሳሪያ መሆን አለበት ህይወት አይደለም።

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጠፋጭ ነው። ሞቅ ያለና ክሪስፒ ነው የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬስ ጁስ እገዛለሁ። ከአብካዶ ወይም ከማንጎ ሻጮች ፈጣን ናቸው በቀጥታ በፊት ያዘጋጁታል። ዋጋው ርካሽ ነው ከጓደኞቼ ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው በየቦታው ይገኛል። ይህ የተለመደ የተለመደ ልምድ ነው።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

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶች አሉ እርስ በእርሳችን እንረዳዳለን በችግር ጊዜ ይቀርቡናል። ደስታ ጊዜ አብረው ይሰቃሉ ሚስጥሮችን እንለዋወጣለን በየገዳሚው አብረን እንሰበስባለን ቡና እንጠጣለን። ታሪኮችን እንነጋገራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጠን ፈጥነን ይቅርታ እንጠይቃለን። ጓደኝነት ምን ያስፈልገዋል እውነተኛ ጓደኞች እድለኛ ያደርጓል። ከእነሱ ጋር መሆን ደስ ይላል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

ለማስተዋጠጥ ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ አለቃ አስተያየቶቹን ያመሰግናል ግን መጠበቅ አለብኝ። ውሳኔው ቀርቧል አንዳን ግዜ ተጨንቄያለሁ ምናልባት ሌላ እጩ የተሻለ ነው። ግን በእኔ ችሎታ አምናለሁ የክህሎቴን ማሳደግ ነበረብኝ አዳዲስ ቴክኖሎጂ ተማርኩ። ይህ እድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ ምንም እንኳን ምንም ቢሆን መስራት እቀጥላለሁ።